የቀረ ምግብ ያው ከሰው ልጅ የተረፈ ምግብ ማለት ለአንዳንድ ሰዎች የማየው ምግብ ነው። ያው ንቃት የሚያስራል እኔ የቀረ ምግብ አልወድምም አልበላምም። እኔ የምበላው የራሱ ራሱ ችሎ የቀረበ አሪፍ ምግብ ነው። የምበላው የቀረ ምግብ አልበላም።

እኔ የምወደው የሙዚቃ አይነት ብዙ ጊዜ የ ደስታ፤ ለምሳሌ፣ የአውዳመት ምናምን፣ የፍቅር ሙዚቃዎች ይሞቹኛል፤ ያው የሰው ልጅ ለፍቅር ያለው ቦታ ትልቅ ስለሆነ እኔም እንደዛው ነኝ፤ እና የፍቅር ሙዚቃ በጣም ይመቸኛል፤

እኔ ተጉዤ የማውቀው ቦታ ወደ ደብረ ብርሃን ወደሚባል አካባቢ ነው እና መንገዱ በጣም አሰልቺና የሚያስጠላ ነበር። በዛ ላይ ፀሀይም ስለነበር በመኪና ሆነን መኪና ውስጥ አንዳንድ ሰዎች ያማቸዋል እና ሀገሪቱ ስንደርስ ከጠበቅናት በላይ በጣም ቆንጆ ነበረች

እድለኛ ነገር እንኳን ብዙም አይደለሁም ብል። እውነት ይመስላል እኔ ያው እድለኝ አይደለሁም እድል ብዙ ጊዜ አታጋጥመኝም። እድል የሚያጋጥማችሁ ሰዎች በጣም እድለኛ የሆኑ ሰዎች ናቸው። እና እኔ ጋር እድል ይሄን ያሀል አላጋጥማኝ አታውቅም። እና እኔ እድለኛ አይደለሁም